እኔ ገበያ የምሄደው በሳምንት ሁለቴ ነው። የሚያስፈልጉኝን እቃዎች ለመግዛት ቤት ውስጥ ደግሞ የሚበሉ ነገር ካለቁ እሱን ለመግዛት እሄዳለሁ። እና ወይ ሱፐር ማርኬት ወይ ገበያ ጉልት ሽንኩርት ቲማቲም የሚሸጥበት ቦታ ላይ እዛ ሄጄ እገዛለሁ። በሳምንት ሁለቴ ነው የምሄደው ገበያ